ሳምንት ውሃ ጥረት አለ። በየቀኑ አይመጣም። በቦታው ላይ መምላት አለብን። ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጄሪካኖች እና ባልዲ ማዘጋጀት አለብን። ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል። መጠበቅ ያሰለቻል ግን ምርጫ የለም። ውሃ ላይ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል ለማጠብ እና ለማብሰል እንጠቀማለን። በጥንቃቄ መጠቀም አለብን ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ

ዛሬ በሽታ ስማኝ ራስ ምታትና ትኩሳት አለብኝ። ወደ ስራ አልሄድኩም። ቤት ውስጥ በአልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። እናቴ ሾርባ ላከችልኝ። ሞቀለ ነው ትንሽ ያህል እበላለሁ። ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ። ለመተኛት እሞክራለሁ እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው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

የእንቅልፍ ልምዴ ጥሩ አደለም። ብዙዉን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ። በቂ አይደለም። ስልኬን ባታም በፊት ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ።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

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ። እርስ በራሳችን እንረዳዳለን። በቸገር ጊዜ ያቀራርቡናል በደስታ ጊዜ አብረው ይሳቃሉ። ሚስጥሮችን እንልወወጣለን። በየቅዳሜው አብረን እንሰባሰባለን። ቡናን እንጠጣለን ታሪኮችን እንነግራለን። አንዳንድ ጊዜ እንጨቃጨቃለን። ግን ፈጥናን እንቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል። እውነተኛው ጓደኞች እድለኛ ያደርጉናል። ከእነርሱ ጋር መሆን ደስ ይላል

እንጀራ ማብሰል የቤተሰብ ስራ ነው። መጀመሪያ ጤፍ መፈጨት አለብን ከዚያ በውሃ እናቅመዋለን ሶስት ቀናት መጠበቅ መጠበቅ አለብን። ሲያርፍም ጥሩ ሽታ አለው። ምጣድ ላይ እንጎርፋለን። ትልቅ ክብ መልክ አለው። በእሳት ላይ በፍጥነት ይበስዳል። ጎን እንገለብጠዋለን ከዚያ በጥጥ እንሸፍነዋለን እንጀራ በየቀኑ እንጠቀማለን። ከወጥጋ ጣፋጭ ነው። ይህ የኛ ባህላዊ ምግብ ነው። ማብሰል ጥበብ ይፈልጋል።

መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ ወደ አዲስ መጽሐፍ እፈልጋለሁ ታሪኮች አለም ይከፍላሉ። ምናባዊ ቦታዎችን እጎበኛለሁ አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት። ያልቃሉ ሌሎች ያስቃሉ። ደራሲዎች ብልህ ናቸው። ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት። አነባለሁ መጽሐፍት ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ጽበብ ይሰጣሉ። የተለያዩ አስተሳሰቦችን እረዳለሁ። ማንበብ አእምሮን ያድጋል

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረ ገዝቶችን እመለከታለሁ። ዋጋዎችን አነጻጽራለሁ ደንበኛ ግምገማዎችን አነባታለሁ። ፎቶዎች እና መረጃዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አልሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቅልል ያደርጋል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

ዛሬ ትራፊክ በጣም ይበዛል። ለሰአት ያህል አልተቀሳቀስነም መኪናዎች ረዣዥም ወረፋ ፈጥረዋል ሁሉም እየጮኹ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያንገራግራሉ ሌሎች ሙዚቃ ያደምጣሉ። እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጭኛል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ይፈልጋል። በመጨረሻ ይንቀሳቀሳል

የልደት ቀኔ ይቀርባል ትንሽ አካባበር ማድረግ እፈልጋለሁ ጓደኞችን ማንም ልጋብዝ ያሰብኩ ነው ቦታ መምረጥ አለብኝ። ምናልባት ቤት ውስጥ ይሻላል። ኬክ ማዘዝ አለብኝ ቸኰሌት ኬክ መርጥ ነው። መጠጦችና ምግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት ታላቅ ነኝ። ያስተውል እና ቀለማት መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህ ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ያሰኛል። እድሜ ክብር ማግኘት ያስፈልጋል።